ሽቶዎችን እጠቀማለሁ ጥሩ ሽታ ያላቸው ሽቶዎችን በመግዛት አሪፍ አሪፍ ሽቶዎችን ከሱቅ ሽቶ መነገጃ መደብር ሄጄ እጋዝቼ መጥቼ አስቀምጣችሁና በምፈልግባቸው ጊዜዎች እቀባለሁ እና አሪፍ ሽቶዎችን መጠቀም እወዳለሁ። እነዛ ሽቶዎችን በጣም ያስደስቱኛል ሽቶዎች ግን ብዙ ጊዜ የማልጠቀምበት ጊዜያቶች አሉ። ቤቱ ውስጥ እምሆንበት ጊዜ ሌላ ጊዜ ግን እጠቀማለሁ

ወደ መናፈሻ ቢያንስ በወሩ ሁለት ጊዜ እሄዳለሁ መናፈሻ በሚሄድበት ሰዓትም አሪፍ ጊዜ ለማሳለፍ አስቤ ነው የምሄደው። መጀመሪያ መናፈሾች ጣሉ ተረንጓዴ ቦታዎችን ጎበኛለሁ መጫወች ለጭውታለሁ ጥሩ ምሳ እበላለሁ። ጥሩ የሚጠጣ ነገር ጠጣና በዛውም ጥሩ አየር ወስጄ መናፈሻ ውስጥ ረጅም ጋር አሳልፌ በደንብ ከተዝናናሁ በኋላ። ወደ ቤት እመለሳለሁ። ወደ ቤት ከተመለስኩኝ በኋላ መዝናኛ ጊዜ ያሰለፍኩትን ነገር እያስታወስኩ ደስ ይላል

የአትክልት ስራዎችን አደርጋለሁ አትክልቶች እተክልና ኮትኩቻቸው በደንብ ውሃ ጠጥቼ ካሳደኳቸው በኋላ እነሱን አትክልቶች በመቁረጥ እመገባለሁ እሸጣችኋለሁ። እንዲሁም ተመልሼ ለሚቀጥለው መዝሪያ አዘጋጃችኋለሁ። እንደገና ይሄንን ስራ በተደጋጋሚ በመስራት ለራሴም እንደ ስራ እጠቀምበታለሁ አሪፍ

ዋይፋይ እጠቀማለሁ ግን ዋይፋይ የምጠቀበት በጊዜ የሞባይል ዳታ በሌለ ለጊዜ ነው ምክንያቱም ዋይፋይ በቤት ስለሌለ ግን ሌላ ቦታ ወጥቼ ስምጠቀም። ግን ደግሞ ሆኖም ደግሞ ዋይፋይ ባለ ጊዜ ደግሞ ፈጣን ነው። ስለዚህ የተለያዩ ፋይሎችን ለማውረድ በቅናሽ እጠቀምበታለሁ ዋይፋይ መጠቀም አሪፍ ነው። ከተለያየ ችግሮች አንፃር ሆኖም በቤት በማንኛውም ቦታ የሞባይል ዳታ መጠቀም ጥቅም አለውና እሱም

በበጋ ወቅት ብዙ ጊዜ በበጋ የሚሰሩ ስራዎችን እሰራለሁ በጋ ፀሀይ ስለሆነ ለተለያዩ አይነት ስራዎች አመቺ ነው። ሆኖም ፀሀዩ ስለሚያቃጥል ደግሞ የከከሳት ፀሀይ እሸሻለሁ። በበጋ ሰዓት ብዙ ነገር ማድረግ ይቻላል ከነዛ መካከል የተለያዩ ስፖርቶች መስራት የተለያዩ አይነት ዝናብ የማያስፈልጋችሁ ስራዎች መስራት። በዚህ በዚህ አድርጌ በጋ ወቅቴን አሳልፋለሁ

የምሳ እረፍቴ በምሳ ሰዓት ይወሰናል ሆኖም የግል ስራ ስለምሰራ በፈለግሁት ሰዓት ምሳ መብላት እችላለሁ። ምሳ ሰዓት ብዙ ጊዜ ግን ከ ስድስት ሰዓት እስከ ስምንት ሰዓት ወይ እስከ ሰባት ተኩል ያለው ሰዓት መካከል ነው። ምሳ ስዓት ላይ አሪፍ ቆንጆ ምሳ መብላት ያስደስተኛል ያም። ከምሳ ስዓት በኋላ ላለው ስራዬ ጉልበት እንዳገኝ ይረዳኛል

የተለያዩ አይነት ማህበራዊ ሚዲያዎችን እጠቀማለሁ ከማህበራዊ ሚዲያዎች የተለያየ መረጃ ማግኘት ይቻላል። ዜና የተለያዩ መዝናኛዎች መረጃዎች የተለያዩ ነገር ከማህበራዊ ሚዲያ ማግኘት ይቻላል። ብዙ አይነት ማህበራዊ ሚዲያዎች አሉ። ከእነሱም ውስጥ እንደ ቴሌግራም ፌስቡክ ዩቲዩብ አይነት ማብራሪያ ሚዲያዎች ውስጥ የተለያዩ ዜኖችን እና መረጃዎች አነባለሁ። ይሄም የማህበረ ሚዲያ አጠቃቀሜን

ምወደው ባህሌ ምግብ እንጀራ በዶሮ ወጥ ነው ይሄም ከዶሮ ይሰራል በጣም ጣፋጭ ነው። ከቂቤ ይገባበታል በጣም አሪፍ ነው። እናም ይሄም ለበአል ጊዜ ይዘጋጃል ለበአል ጊዜ የሚበላ ባህላዊ ምግብ ነው ሰው ተሰብስቦ ብዙ ጊዜ ይመገበዋል። ባህላዊ ምግብ ውስጥ ተወዳጁ አንደኛ እሱ ነው

ሁሌ በጠዋት እነሳለሁ ጠዋት ሁለት ሰዓት ላይ እነሳለሁ ከዛ የተለያዩ አይነት ስራዎችን አረጋለሁ ቁርስ እበላለው ፊቴን እታጠባለሁ ከዛ ወደ ራሴ ስራዎቼ እሄዳለሁ። ጠዋት ላይ በምነሳበት አጋጣሚ ብዙ ጊዜ እእ ለስራ ስዘጋጅ ከበድ ከበድ ያሉ ነገሮችን ላለመብላት እሞክራለሁ። ይሄም ለቀን ውሎ አሪፍ ይሆናል

ከመንገድ ላይ ምግብ መግዛት እወዳለሁ ብዙ አማራጮች አሉ ሳምቡሳ በጣም ጣፋጭ ነው ሞቅ ያለና ክሪስፕ ነው። የእንቁላል ሳንድዊች ጠዋት ላይ ጥሩ ነው። ፍሬስ ጁስ እገዛለሁ አቩካዶ ወይም ማንጎ። ሻጮቹ ፈጣን ናቸው በቀጥታ በፊት ያዘጋጁታል። ዋጋው ርካሽ ነው። ከጓደኞቼ ጋር አብረን እንገዛለን የመንገድ ምግብ ል ያለው በየቦታው ይገኛል እየተለመደልን

የልጅነት ጊዜን ስዘከር ደስ ይለኛል በሀገር ቤት ነበር ከጓደኞቹ ጋር እንጫወት ነበር ዛፎች ላይ እንወጣ ነበር ወንዝ ውስጥ እንዋኝ ነበር። አያቴ ታሪኮችን ተነግረን ነበር ምሽት ላይ በሰማይ ኮከቦች እንመለከት ነበር። ትምህርተ ቤት ረጅም መንገድ ነበር እርስ በርሳችን እንረዳዳ ነበር ቀላል ደስተኛ ነበር። አሁን ያ ጊዜ ጠፋ። ነገር ግን ትዝታው ይቀራል። ልጅነት ውብ።

ስልኬን በጣም እጠቀማለሁ ሁሌ እየፈተሽኩ ነው ምናምን ምን ነቅቼ እመለከታለሁ የማህበራዊ ሚዲያ መተግበሪያዎችን እከፍታለሁ ወዳጆቼ ምን እንዳደረጉ አያለሁ መልእክቶች እመልሳለሁ ሰዓታት ያልፋሉ ይሄ ጤናማ አይደለም። ሌሎች ነገሮችን ማድረግ አለብኝ እንደ ማንበብ የአካል ብቃት እንቅስቃሴ። ግን ስልኬ ያስፈልገኛል አስተያየቶችን ማንበብ እወዳለሁ ቪዲዮዎችን እመለከታለሁ የእስክሪን ጊዜ መቀነስ አለብኝ። የተጠቃሚ መሆን ይቻላል እዛ ማግኘት ያስፈልጋል። ስልኮች ጠቃሚ ናቸው ግን ቁጥጥር ያስፈልጋል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

በዓል ሲመጣ ሁሌም ደስተኛ ይሆናል። ቤተሰቡ ሁሉ ይሰበሰባል። አዳዲስ ልብስ እንገዛለን፤ ጽጌሬዳ እና እንጀራ ይዘጋጃል። ቤቱን እናጸዳለን። አበቦችን እናስቀምጣለን። ጎረቤቶች ርዕሰ በራሳቸው ይጎበኛሉ። ልጆች በጣም ይደሰታሉ። ሁላችንም አብረን እንበላለን። ሀገር ዘፈኖች ይከፈታል። የቤተክርስቲያን ደውልም ይሰማል። ሁሉም ሰው በረከት ይለዋወጣል። የባህል ጊዜ ነው። በዓላት ህይወቶችን ይሞላል።

የእለት ምሳ ጊዜ መጣ ከቢሮ ወጣለሁ እናንተ ጊዜ በካፌ ላይ እበላለሁ ዛሬ ከቤት አምጥቼ ነው እናቴን እንጀራን እና ወጥ ሰርታለች ሜክሮይቫም አሞቀዋለሁ ወደ ዳጅ ቦታ አስቀምጠዋለሁ ባልደረቦቼ አብረው እንበላለን የተለያዩኝ ነገሮች እንጋራለን አንዳንድ ስላጋጠማችሁ ነገሮች ይዘክራሉ ሌሎች ለሌሎች ይነግራሉ የእረፍት ጊዜ ነው። ሰዓት አንድ ሰዓት ከዚህ ወዲያ ወዲህ ስራ እንመለሳለን ሰዓት ጊዜ እረፍት አስፈላጊ ነው

መብራት ሲቋረጥ ብዙ ስራዎችን እሰራለሁ። መብራት በሌለው ጊዜ የሚሰሩ ስራዎችን እሰራለሁ። እና ማታ ከሆነ ደግሞ ወደ እንቅልፍ አመራለሁ። ምክንያቱም መብራት ከተቋረጠ በኋላም በምንም ማየት ማየት ስለማይቻል ወይ አርቴፊሻል በቻርጅ የሚሰራ ባትሪ ካልተጠቀምኩ በስተቀር። ያንን የምጠቀመው ምናልባት አስፈላጊ ስራ ካለኝ ነው። ከዛ ውጪ ወደ እንቅልፍ እሄዳለሁ።

ኢንተርኔት አለኝ ብዙ ስራዎችን በስልኬ ላይ የሆነ ምሰራው በኢንተርኔት ነው። ኢንተርኔት ከሌለ የትኛውም አይነት ስልክ ላይ ስራ መስራት ይከብዳል። በአሁን ጊዜ ኢንተርኔት የተለያዩ ነገሮች እንዲሰራ ተደርጓል። አሁን ከመዝናኛ ጀምሮ እስከ እ ንባብ እስከ የተለያዩ ሙዚቃ የተለያዩ አይነት ነገሮች በኢንተርኔት ነው የሚሰራው። ስለዚህ ኢንተርኔት አለኝ እጠቀማለሁ

የምወደው የሙቀት መጠን በጣም ያልሞቀ በጣም ያልቀዘቀዘ ነው። ይሄም ምናልባት ከአሥራ ሰባት ዲግሪ ሴልሼስ እስከ ሃያ ዲግሪ ሴልሼስ ሊሆን ይችላል። ይሄ የሙቀት በጣም በጣም ተስማሚ ነው። ንፋስም በቀላሉ ቆንጆ ንፋስ እንዲገባ ማድረግ ይቻላል። ሙቀት መጠኑን ብዙም አያቃጥልም። ስለዚህ የተለያዩ የቀን ውሎ በጣም አመቺና የምወደው የሙቀት መጠን ነው

ቀልድ መናገር አዎ ደስ ይለኛል ግን ደግሞ ቀልድ ብዙ ስለማልችል ብዙ ቀልዶችንም አልሞክርም። ሆኖም አንዳንድ ጊዜ ደግሞ ቀልድ የመቀለድ ስሜት ሲመጣ የመቀለድ አለው። ደስ ይላል ቀልድ መቀለድ በሰይብ ቀልድ ሲናገረኝ ደግሞ ቀልድ ሳይ ደግሞ በጣም የምወደው ነገር ነው። ብዙ ጊዜ ስታንድ አፕ ቀልዶችም የተለያዩ አይነት ቀልዶችን አያለው

የጨረቃ ብርሃን እወዳለሁ ጨረቃ ብርሃን ደስ ይላል በተለይ በወር የተወሰነ ቀናቶች ላይ ሀይለኛ ብርሃን ታሳያለች አንዳንድ ጊዜ ሙሉ ጨረቃ አንዳንድ ጊዜ ግማሽ ጨረቃ አንዳንድ ጊዜ ሩብ ጨረቃ ሆና ትታያለች። ይህ የብርሃን ጨረቃ መብራት በጠፋ ጊዜ ውጭ ጨለ በጣም ውጭ ጨለማ በሆነ ጊዜ እና እሷ በጣም ብዙ በሰበሰበች ጊዜ በጣም በደማቁ በርታ ትታያለች ይህም በጣም የሚያስደስት ስሜት አለው

ፀሀይ ስትልቅ መመልከት እወዳለሁ በጣም የሚያምር ቀለም አላት ፀሀይ ስትጠልቅ በተራራሪዌ ከፍ ያለ ቦታ ላይ ሲሆን ደግሞ የተለየ አይነት እይታ ቆንጆ እይታ ይኖራታል። ብዙ ሰዎች ፀሀይ ስጠልቅ መመልከት ይወዳሉ ተቀምጠው ብዙ ጊዜ የመመልከት ምጊያት አለ። ሰው አይደለም ድመቶቹ ለራሱ ፀሀይ የሞቁ እስክትጠልቅ ይጠብቃሉ። እና የፀሀይ ስትጠልቅ መመልከት በጣም ያምራል

አንድ ብርድ ልብስ እጠቀማለሁ አሁን ያለኝ ብርድ ልብስ ነው ምናልባት የአደጋ ጊዜ የሚሆን ሌላ ብርድ ልብስ ደግሞ አለ። ይሄኛው ብርድ ልብስ ካልቆሸሸ ወይ ለመልበስ ካልተቻለ ምቀይረው ሌላ ብርድ ልብስ አለ። ግን ደግሞ አሁን የምለብሰው ብርድ ልብስ በጣም የምወደው እና የሚመቸኝ ብርድ ልብስ ነው ለስላሳ ትልቅ እና በጣም ምቹ ብርድ ልብስ ነው። እሱን ብርድ ልብስ ለብሼ መተኛት በጣም ያስደስታል

የትኛውም የቀኑን ሰዓት የተለየ የምወደው የቀን ሰዓት የለኝም የተመቸኝ የቀን ሰዓት ወደደው አንዳንድ ጊዜ ከሰአት ላይ ጻይ ኳል ጠነከረ ደስ ይለኛል እንደገና ደግሞ ጠዋቱን በጣም እወደዋለሁ። ተመልሶ ደግሞ እንደገና ከክሰአት በኋላ ደግሞ እንዲሁ የሚመች አየር እና የሚመች አየር ፀበይ ካለ እወደዋለሁ ስለዚህ ከቀኑ ብዙ ሰአቶችን በተለያየ ምክንያት እወዳለሁ

ጥራት ያለው ስራዎችን ማቅረብ እችላለሁ ይሄም የሚሆነው ለስራው የሚያስፈልጉ የተለያየ ግብዓቶች በስነ ስርዓት ከተሟላና በቂ ጊዜ ካለ ነው እነዚህ ከተሟሉ ጥራት ያለው ስራ ማቅረብ ይቻላል። መጀመሪያ ግብአቶቹ ይሟላሉ ግብአቶቹ ከተሟሉ በኋላ የስራ መስሪያ የሰሌዳ የጊዜ ሰሌዳ ይወጣል በዛ ስሌዳ መሰረት ያንን እቃ በመጠቀም ጥራት ያለው ስራ ማቅረብ

ልብሶቼ በስነስርዓት የተቀመጡ ናቸው። መጀመሪያ ልብስ ከታጠበ በኋላ ልብሶቼን በስነስርዓት አጣጥፌ አስቀምጣለሁ በስነስርዓት ካጠፍኳቸው በኋላ ወደ ልብስ መደርደሪያ ይገባሉ። አስፈላጊ ለመልበስ ሲፈልጉ ከዛ ከመደርደሪያው ወስጥ በስነስርዓቱ ወተው ከተለበሱ በኋላ ከቆሽሹ በኋላ እንደገና ደግሞ በስነስርዓቱ ወደ ቆሻሻ ማጠራቀሚያ ልብስ ማጠራቀሚያ ውስጥ ይገባሉ። ከዚያም ታጥቦ እንደገና ይሄ

ለጊዜ ሁለት ቋንቋዎችን እችላለሁ ከዚህ የተለየ ቋንቋ ልግል ለመማር እየፈለኩ ነው ምናልባት ብችል ለአንድ አምስት አስር በቃ ብቻ ብዙ ቋንቋዎች ብችል ያስደስተኛል ምክንያቱም ቋንቋው ማወቅ በጣም ጠቀሜታ አለው። የተለያዩ ሰዎች ጋር ለመግባባት እንዲሁም ጭንቅላትም ለማስፋት እንዲሁም የተለያየ አይነት ጨዋታዎች የተለያየ ዌብሳይቱን ለማስጎብኘትም ያገለግላል ቋንቋ መማር ጥሩ ነው

እህል መፍጨት አላውቅም። በእጅ አይፈጭም በተለይ አሁን በዘመናዊ ጊዜ እነ ከተማ ጊዜ እህል በግለሰብ ደረጃ አይፈጭም ወፍጮ ቤት ይፈጭ። ወፍጮ ቤተመጨር ይፈጭር ግን ደግሞ ዘመኔ የመፍጫ ማሽን ቤት ውስጥ ካለ የሚወሰኑት ትንንሽዬ እህል ነገሮች ይፈጫሉ ሆኖም ትልልቅ እና ብዙ እህሎች የሚፈጩት ወፍጮ ቤት ነው። ወፍጮ ቤት ተፈጭተው መጥተው ነው ቤት የሚሰሩት። ሆኖም ወይ ደግሞ ከንግድ ቦታ ይገዛሉ

ሾርባ እወዳያለው በተለይ የቅንጨ ሾርባ በጣም ደስ ይለኛል እንደውም የተለያዩ አይነት ሾርባዎች አሉ በትክክል ሾርባ ስጋም ተጨምሮበት የሚሰራ ሾርባዎች አሉ እነዚህ ሾርባዎች በጣም ጣፋጭና ለጤናም በጣም ጠቃሚ ናቸው። ከእነዚህ ሾርቦዎች በተለያየ በጣም ብዙ አይነት ሾርቦዎችን እንጠቀማለን። በጣም ለጤናም ሆነ ለ ወደ ሀብት ተስማሚ ነው

የመጠጥ የማገኘው ከቧንቧ ነው ከቧንቧ ሲመጣ የመጠጥ ውሃ እንቀዳለን አለን ከዛ ነው የመጠጥ የማገኘው ሆኖም ግን ደግሞ በሃይላንድ በፕላስቲክ ጠርሙስ ታሽጎ የሚሸጠው ውሃ አለ። ለማንኛውም እኔ አሁን መጠጥ ሄድ ማገኘው ግን ከቧንቧ ነው። ይሄን ቧንቧ ሁሉም ሰው በአብዛኛው ሰማንያ ፐርሰንት በላይ ሰው የሚጠቀመው ይሄንን የቧንቧ ውሃ ነው።

ጭንቀት ሲሰማኝ የተለያዩ ነገሮችን ለመረጋጋት እጠቀማለሁ ወይም ልብ ውሃ ልታጠብ እችላለሁ ምግብ እበላለሁ የሚጠጣ ነገር መጠጥ አለው ራሴን ለማረጋጋት የተለያዩ መፍትሄዎችን እወስዳለሁ። መዝናኛዎችን አያለሁ ሙዚቃ አዳምጣለሁ እነዚህ እነዚህ እነዚህን ነገሮች በማድረግ ከጭንቀት ለመውጣት ጥረት አደርጋለሁ ይሄም ከጭቀት እንድወጣ በ።

ፍየል አይቼ አውቃለሁ ብዙ ቦታ ፍየሎችን አያለሁ። ፍየል የሚራባበት ቦታ በጣም በፍየል ማረፊያዎች ውስጥ ብዙ አይነት ፍየሎች አይቼ አውቃለው። እንደገና ደግሞ ፍየሮች ለባል ይገዛሉ። ፍየል ለባል ተገዝቶ ይሰራሉ። እንደገና ደግሞ ፍየሎችም በፊቲቪም በፎቶም አይቼ አውቃለሁ በአይኔ በጣም ብዙ ጊዜ ፍየሎችን አይቻለሁ

ጥፍር ሲያድግ እቆርጣለሁ ጥፍር መቁረጥ ጥሩ ነው ምክንያቱም ጥፍር ሳይቆረጥ ሲቀር ጥፍር ውስጥ ቆሻሻ በመጠራቀም ለተለያዩ በሽታዎች እጋልጣለሁ። በውስጡ ባክቴሪያ ሌሎች ቆሻሻ ስለሚይዝ ስለዚህ ጥፍሬን በስነ ስርዓት በሳምንት አንዴ እቆረጣለሁ። ምናልባት ከሳምንትም ካለፈ በሁለት ሳምንት አንዴ አለው። ይሄም የግድ ንጽህናን ለመጠበቅ እየረዳኝ

ሙዚየም መሄድ እወዳለው በከተማችን ብዙ ሙዚየሞች አሉ። በፊት ከነበረው ከአዲስ አበባ ሙዚየም ጀምሮ አሁን እየተሰራው ዘመናዊ ሙዚየም ጨምሮ በጣም ብዙ አይነት ሙዚየሞች አሉ። እዛ ሙዚየሞች ውስጥ ታዋቂ የድሮ በጣም ቅርስ የሆኑ እቃዎች አሉ እንደገና እንስሳቶች አሉ። የተለያዩ የሙዚየም ውስጥ የሚቀመጡ ግብአቶችም አሉ እነሱን ሄጄ

መዋኘት እችላለሁ ብዙ ጊዜ ወደ መዋኛ ገንዳ በመሄድ እዋኛለሁ እንዲሁም ወንዝና ሀይቁ ስለመዋኘት ፈልጌ ግን ወንዝና ሀይቁስ መዋኘት አደገኛ ስለሆነ ያን እተዋለሁ። ሆኖም ግን የትኛውም የመዋኛ ገንዳ ሳገኝ እዋኛለሁ ውሃ ውስጥ መዋኘት በጣም ያስደስታል። ውሃ ውስጥ ለመዋኘት ለመልመድም ወራት አሳልፌ አስቆጥሬያለሁ።

በእግሬ ብዙ ርቀት መሄድ እችላለሁ እንደውም በግር መሄድ ልምድ ነበረኝ አሁንም ብዙ በግር መራመድ እችላለሁ በግር ቢያንስ ቢያንስ ሁለት ኪሎ ሜትሮችን እራመዳለሁ። በትንሹ ይሄም ለጤና መጠበቅ እና ለተለያየ ሰውነት ፍጥነት ያገለግለኛል እናም በእግር መራመድ በጤና ጥሩ ነው። ብዙ ሰው በእግር መራመድ ቢችል ብዙ ጤናዎቹን የልብ ችግር የተለያየ የእውነት የጤና ችግሮች እንዳይከሰቱ መከላከል

የምወደው መጠጥ ወተት ነው ወተት በጣም ጣፋጭ ነው። ወተት ለጤና በጣም ጠቃሚ ነበር ውስጡ ካልሼየም እና ሌሎች የተለያዩ ማዕድናት ቫይታሚኖች የበለፀገ ነው። የጤና በጣም ጠቃሚ ነገር ነው። ወተት ወተት በቀዝቃዛውም እጠጣለሁ አፍልቼም እጠጣለሁ ከቡናም ጋርም እጠጣለሁ በጣም ጥሩ ነው። ወተት ወተት ጣፋጭ ነው። ወተትን ጠጡ መክራለሁ ለጤናችሁ ጠቃሚ ነው

ለተለያዩ አይነት ስራዎች የተለያዩት መሳሪያዎችን እጠቀማለሁ ምሳሌ አሁን ለስዕል ሲሆን እርሳ ላጲስ ቀለማ ቀለሞች የተለያዩ እውነት ግብአቶችን እጠቀማለሁ እንደገና ደግሞ ለቴክኖሎጂም ሲሆን ማስመሪያ ኳልኩሬተር ኮምፒውተር። ቻርጀር የተለያዩ አይነት ግብዓቶችን እጠቀማለው ስለዚህ ለብዙ ስራዎቹ የተለያዩ የት መሳሪያዎች አሉኝ ማለት ነው

የክላውድ ማከማቻ ትጠቀማለህ? ምክንያቱም ክላውድ ማከማቻዎች ብዙ አስተማማኝ አይመስሉኝም ግን አስተማማኝ ናችው ይባላል ሆኖም የተለያየ አይነት ጥቃት ከደረሰባቸው እና አካውንት ሀክ ከተደረገ የመዘረፍ እና የመጥፋት እድል አላቸው። ስለዚህ ክራዉድ ማከማቻ ከመጠቀም ይልቅ በራሴ በፍላሽ ድራይቭ እንዲሁም ደግሞ በተለያየ አይነት ሃርድ ድራይቭ ፋይሎቼን አስቀምጣለሁ

ከከተማ ውጪ ወደ ብዙዎች ተጉዣቃለሁ እጓዛለሁ አንዳንድ በጣም የከተማ የጎበኟቸው በጣም በሰፊ በጣም ብዙ ቦታዎች ቢኖሩም የተወሰኑ ቦታዎችን ግን ጎብኝቻለሁ በጎበኟቸው ቦታዎች የተለያየ አይነት ቅርሶች ሀብቶች እንዲሁም መዝናኞዎች አይቻለሁ እነዚህም በማየቴ በጣም ደስተኛ ነኝ። ወደፊትም የተለያየ ቦታ እየዞርኩ ጎበኝ

ወተት እጠጣለሁ ለጤናም ጥሩ ነው ጣእሙም ደስ ይላል። በቀን ቢያንስ ግማሽ ይስር ወተት እጠጣለሁ። በካልሼም የበለፀገ ነው። ውስጡ ብዙ ሚኒራል እና ባይታይመኖችን የያዘ ነው። ለጤናም በጣም ተስማሚ ነው። ለህፃን ከህፃን ጀምሮ ለትልቅ ሰው ድረስ በጣም ተስማሚ ነው። ጥርስና አጥንትም ያጠናክራል። ወተት መጠጣት በጣም መልካም ነው።

በቀን አንድ ሊትር በላይ ውሃ እጠጣለሁ ውሃ መጠጣት በጣም ለጤና ጠቃሚ ነው ለኩላሊት ስራን ያፋጥናል የተለያዩ የተቆራረጠ ሰው ነው ሲጠሩ ቆሻሻዎችን እያጸዳል የጨጓራን በጣም ጠቃሚ ነው። በሰው ልጅ በቀን ከሁለት እስከ ሁለት ሊትር ውሃ ቢጠጣ ይመከራል። አሁን በተገኘ ሴንሴ ልምምድ ግን ከአንድ ሊትር ተኩል አንድ ሊትር እንዲጠጡ ይመከራል ውሃ መጣጣት በጣም

ጫማ የምወደው እንደየአይነቱ ነው በጣም ምቾት ሲኖር ሽፍን ጫማዎች ውስጥ ሸራ ጫማ ስኒከር ጫማ እወዳለሁ። ለተለያየ አንዳንድ ጊዜ ደግሞ ቆዳ ጫማዎችን አደርጋለሁ ሸራ ጫማ ማድረግ በጣም እወዳለሁ። ምናልባት ግን ለተለያየ ጊዜ ለቤት ውስጥ ሲሆን ደግሞ ስሊፐር እና ነጠላ ጫማዎችን አደርጋለሁ። ስለዚህ የተለያዩ ጫማዎችን እወዳለሁ

በልጅነቴ ብዙ አይነት ጨዋታዎች ጨዋታ ነበር አባሮ አኩኩሉ ሰኞ ማክሰኞ የተለያየ ነው ጨዋታዎች ከልጆቹ ጨዋታዎች ተጫውተናል። እንደገና ደግሞ የተለየ የተፈጠራ ኮርኪ በድንጋይ ወርውሮ ማፍረስ ላስቲክ መቀባበል በጣም ብዙ አይነት ልጅነት ጨዋታዎች ነበሩ። ከእነዚህ ትንጭት ውስጥ አንዱ ነው ብዬ የምወደው ጨዋታ የለም ግን ብዙዎቹን ጨዋታዎች ወደዋለሁ እና እነዚህ ብዙ ጨዋታዎችን እንጫወታለን

ከስራ ሰዓት በኋላ የተለያዩ ስራ እሰራለሁ የመጀመሪያው ነገር ግን ማረፍ ነው እታጣባለው ከዛ በጣም እረፍት ካረኩ በኋላ መዝናኛ አለው። ምግብ እሰራለሁ ምግብ እበላለሁ ጣፋጭ ጣፋጭ ነገሮችን እበላለሁ። ከዛም ረጋ ብዬ መዝናኛ አይቼ እንቅልፌ ሲመጣ ወደ አልጋ ወጥቼ ተዘጋጅ ስልኬ አስቀምጬ ተኛለሁ ማለት ነው። ይሄ ከስራ ሰዓት በኋላ ያለ የመዝናኛ እና የማር

በመስመር ላይ እቃዎችን እገዛለሁ በመስመር ላይ ከተለያዩ የመስመር ላይ መደብሮች እቃዎች መግዛት ጥሩ ነው የፈጣን ነው የመክፈያ ግዜ ቀለል ያደርጋል በዛውም ወደ ቤት የሚያደርሱ አገልግሎቶችም አሉት። ሆኖም ግን አሁን በመስመር ላይ ጊዜ ብዙም ያልተስፋፋና ገና በትንሽ ህዝቦች መሃል ማለት ጥቅም ላይ የሚውል ነገር ነው። እናም በነበይ አካል መሄድ ሳልፈልግ ስቀር ከመስመር ላይ ግዝዎች ላይ ግዝ

የስልኬን ካሜራ እጠቀማለሁ የስልክ ካሜራ አሁን ጊዜ እንደ ድሮ ካሜራ ትልልቆቹ መጠቀም ተትቷል ብዙ ሰው የሚጠቀሙ ስልኩ ላይ ባለ ካሜራ ነው ስልኩ ላይ ባለ ካሜራ ፎቶ ያነሳል ቪዲዮ ይቀረጻል የተለያዩ አይነት ስራዎች በዛ ይሰራሉ። የተለያዩ ዝግጅቱ ላይ ሲደረጉ በፎቶ ካሜራ የስልክ ካሜራ ተጠቅሞ ፎቶ ማንሳት ይቻላል

የተበላሸ ነገር ማስተካከል እችላለሁ። በተለይ የተለያዩ የኔ ቴክኖሎጂስ የኤሌክትሮኒክስ ስነ ስናውስት የሆኑ የተብላሽ ነገሮች አስተካክላለሁ። ከዛም በዘለለ የተለያዩ የተሰበሩ ነገሮችን መጠገን ማስተካከል እችላለሁ። የማስተካክለው መጀመሪያ የሚያስፈልጉትን ግብአት እንደመፍቻ ወይም ሌላ ሌላ የተለያዩ መሳሪያዎችን አሟላለሁ። ከዛ በኋላስ ችግሩን አይቼ ችግሩን መፍትሄ አስቤ አስተካክላለሁ።

የሞባይል ዳታ እጠቀማለሁ ብዙ ጊዜ ስልክ በምጠቀም ሰዓት የምጠቀመው የሞባይል ዳታ ነው የተለያዩ ስራዎችም ስራው በቃ ማንኛውም አይነት ስልክ ላይ ያለ ስራዎችን ምሰራው በሞባይል ዳታዬ ነው ዋይፋይ አንዳንድ ጊዜ ደግሞ የምትጠቀመው የሞባይል ዳታ በቀላሉ ለ ሊያልቅ ስለሚችል የሞባይል ዳታ እጠቀማለሁ። ይሄ የሞባይል ዳታ ከመጠቀም በፍጥነት ኢንተርኔት እንድትጠቀም

ብዙ አይነት ሳምኖች እጠቀማለሁ። ለልብስ ሲሆን የልብስ ሳሙና እገዛለሁ አሊያም ፈሳሽ ሳሙና ወይም የዱቄ ተሰሙና አለ፣ ለልብስ ብቻ የሚሆን ኬሚካሉ ጠንከር ያለ ሳሙና፣ እንደገና ለቆዳ ሲሆን ደግሞ ለፊት የተለያየ አይነት የፊት መጠቀሚያ ሳሙናዎች አሉ። እነሱን ሳሙና ገዝቼ እጠቀማለሁ። እና ለተለያየነት አይነት ስራዎች የተለያየ አይነት ሳሙናዎችን እጠቀማለሁ።

ብዙ አይነት አዲስ ነገሮች መማር እፈልጋለሁ ከተለያየ አይነት ስራዎች ጀምሮ እስከ ቋንቋ የተለያዩ አይነት ብቃቶች መማር እፈልጋለሁ ምሳሌ የኮዲንግስ ብቃት መማር እፈልጋለሁ። የተለያዩ አፕሊኬሽኖችን እና የተለያዩ አይነት ፕሮግራሞችን ዌብ ፔጆችን መስራት እፈልጋለሁ ወይም ስራ ለማዳበር ትምህርት እጀምራለሁ ብዬ እቅድ አውጥቼ

ብዙ ጨው አልወድም አስፈላጊ በሆነ መጠን ግን ጨው መጨመር እወዳለሁ ጨው ምግብ ያጣፍጣል ጨው ለተለያየ ግብአቶችም ይውላል ስለዚህ ጨው በመጠኑ ሲሆን ለምግብ ማጣፈጫነት ያገለግላል። ምግብ ከተሰራ በኋላ መጀመሪያ ጨው ይቀመሳል ጨው ከተጨመረ በኋላ መብዛትን አለማነሱ ተጨምሮ ካነሰ ይጨምራል ማለት ነው።

መንዳት አልችልም ነገር ግን መንጃፍ ቃል ለመውጣት እቅድ አለኝ። የመንጃፍ ቃል ካወጣው በኋላ የተለያዩ አይነት ተሽካርካሪዎችም መንዳት እችላለሁ። ከሞተር ሳይክል ጀምሮ እስከ ቤት መኪና እስከ ከባድ መኪና ድረስ የሚነዱ መኪኖች አሉ። እኔ ግን አሁን መንጃ ፍቃድ መውጣት የምፈልገው ትንሾቹን አይነት መንጃ ፍቃድ ነው እነዚህ መንጃ ፍቃድ በቅርብ

ብዙ መጽሐፍ አንባቢ አይደለሁም በህይወት ዘመኔ የተወሰኑ ያህል መጽሐፍቶችን አንብቤያለሁ ግን በጣም ከእነሱ ማን የትረት መጽሐፍ አስደሳች ነው። ብዙ የትረት መጽሐፎች ቢያንስ ከአስር የበለጡ የትረት መጽሐፍቶች አንብቤያለሁ። ከልብወለድ የተወሰኑ አንድ፣ ሁለት፣ ሶስት የሚሆኑ መጽሐፍቶች አንብቤያለሁ ግን ደግሞ አንባቢ መሆን ጥሩ ነው። ወደፊት ብዙ መጽሐፍቶችን ለማንበብ እቅድ አለኝ

ኮከቦችን መመልከት እወዳለሁ በምሽት ወጥተን ኮከቦችን ሰማይ ላይ እንመለከታለን። ብዙ አይነት ኮከቦች አሉ አንዳንዴ የተለያየ አይነት እንስሳት የተለያየ ቅርጾች ይሰራሉ በጣም የምታበራ ኮከብ አለች። በትንሹ የምታበራ ኮከብ አለች። እነዚህን ኮከቦች ወጥተን በማየት እንደሰታለን። አንዳንዴ እሳት ነዶ ኮከቦችን በሰማይ ላይ በጣም ሰፊ ሆኖ ይታያሉ እነሱን እናያለን

አዎ ዳቦ ማብሰል እችላለሁ የተለያዩ አይነት ዳቦ ማብሰል እችላለሁ። በዘመናዊ እርሾ የሚቦካና በባህላዊ እርሾ የሚቦካ አይነት ዳቦዎች አሉ በባህላዊ የሚቦካው እርሾ ዳቦ የሚቦካው በጣም ይጣፍጣል። ያ ዳቦ በባህላዊ ለበአል ለተለያዩ ዝግጅቶች የሚቀርብ ነው። ዘመናዊ ዳቦ ደግሞ ፈጣን እና በቶሎ የሚደረስ ዳቦ ነው እሱን ዳቦ ደግሞ የተለያየ አይነት ለምግብነት አገልግሎትም ለፈጣን ምግብ ያገለግል

ልደቴን በተለያዩ አይነት በደመቁ ፕሮግራሞች አከብራለሁ መጀመሪያ ላይ ለልደት ቀኔ እዘጋጃለሁ። ልደት ቀን የሚዘጋጁ አይነት እቃዎች አሉ ኬክ ይዘጋጃል ሻማ ይዘጋጃል ፊኛ ይዘጋጃል የተለያዩ አይነት ማስዋቢያዎች ይዘጋጃሉ። ከዛም ሰው ይጠራል ልደቱ በደማቁ ሁኔታ ኬክ እየተቆረሰ ሻማ እየተበራ በደማቁ ሁኔታ ይካሄዳል

የቴክኖሎጂ ችግር ሲያጋጥመኝ የመጀመሪያ ችግሩ ምን እንደሆነ ለማጥናት ጥረት አደርጋለሁ ከዛ ችግሩን ካወቅኩ በኋላ የመፍትሄ ሀሳቦችን አበጃለሁ። መጀመሪያ በሶፍትዌር ይሁን የአርድዌር ችግሩን ከለየ የተለየውን ችግር በምን አይነት? መቅረፍ እችላለሁ የሚለውን አይቼ ያንን ችግር በስነ ስርዓቱ በመቅረፍ ችግሮችን እፈታለሁ

አዎ ኢሜል እጠቀማለሁ ኢሜል በአሁን ጊዜ አስፈላጊ ነው። የተለያየ አይነት አፕሊኬሽኖች የተለያዩ አይነት ዌብሳይቶች ላይ ለመግባት ሳይኒን ሎጊን ለማድረግ በኢሜል ነው እምጠቀመው። ወደ ተለያዩ መልእክትም ለመላላክ ለመቀበል ኢሜሎችን እጠቀማለሁ። ኢሜል መጠቀም የመልእክት መላላክ አቅምን ፈጣን ያደርጋል። ስለዚህ ኢሚኤል እጠቀማለሁ

ማንቂያ ሰዓት ስምጠቀምበት ጊዜያቶች አሉ ይሄን በጣም አስፈላጊ በሆነ ጊዜያቶች ነው ምሳሌ ጥዋት መንቃት ብፈልግ ማንቂያ ሰአቴን በዛ ሰዓት በመሙላት እጠቀማለሁ። ማንቂያ ሰዓት መጠቀም ጊዜ ለማወቅ እና ለመቆጠብ ጥቅም አለው። ስለዚህ ማንቂያ ሰዓቶቼን በስንት ስርዓት ሞልቼ በአስፈላጊ በሆነ ስዓት እጠቀመዋለሁ

የምወደው አትክልት ድንች ነው። ድንች በተለየ የተለያዪ አይነት ምግብ አሰራር ውስጥ ያገለግላል። ድንች ጣፋጭ ነው። ድንች ጉልበት ሰጪ ነው። ድንች ካርቦሃይድሬት የበለፀገ ነው። ስለዚህ ድንቾችን በተለያየ ምግብ ታትክልቶች ጋር ቀላቅሎ በመስራት መመገብ እወዳለሁ። ድንች እንድትመገቡ መክራለሁ

ቤቴ ብዙ አይነት እቃዎች አሉ ከማብሰያ ክፍል ብንጀምር ሹካ ማንኪያ ድስት ማማስያ ማብሰያ ስቶቭ የተለያዩ እውነት የማብሰያ እቃዎች አሉ እንደገና ወደ ሳሎን ስመጣ ቴሌቪዥን ሶፋ ወንበር መደርደሪያ ሪሲቨር አለ። ወደ እኔ ስራ ቦታ ስትመጣ ኮምፒውተር አለኝ ስልክ አለኝ ቻርጀር አለኝ ኤርፎን አለኝ የተለያየ አይነት እቃዎች አለኝ

አዎ እሳት ማንደድ እችላለሁ። እሳት ማንደድ ለማንደድ የሚያገለግሉ ግብአቶች አሉ። በመጀመሪያ ራሱ እሳት መቀጣጠል ክብሪት ያስፈልጋል ወይ? ደግሞ ላይተር እሳት ማያያዝ ያስፈልጋል። ከዛም በኋላ ደግሞ ተቀጣጣይ ፈሳሾች ጋዝ ቤንዚን የመሰሉ ነገሮች ያስፈልጋሉ። ከዛ ክብሪት ወይ ላይተሩንና ጋዙኑ ቤንዚኑን በመጠቀም እሳት መፍ ጠር

አዎ ልብሴን በእጅ አጥባለሁ ምክንያቱም የልብስ ማጠቢያ ማሽን ስለሌለኝ ሆኖም ግን ልብስ በእጅ ማጠብ አዳጋች ነው። ሆኖም ልብስ በእጅ አጥባለሁ መጀመሪያ ልብስ ለማጠብ ሳሙና የቆሸሸው ልብስ ይዘጋጃል ሳሙና አዘጋጃለሁ ከሳሙናው በኋላ ውሃ ካዘጋጀው በኋላ በመዘፍዘፊያ ውስጥ ልብሱንና ሳሙናዉን በመደባለቅ ልብሱን ማስገባት አጥቤ አስጥቼ በፀሀይ አድርቄ አስገባለሁ

እኔ ጥላ እመርጣለሁ ፀሀይ በጣም ስለማልችል ፀሀይ ምክንያቱም የቆዳዬ ከለርም ፀሀይ ብዙ ስለማይመች ሆኖም ግን ደግሞ ፀሀይ የምመርጥበት አጋጣሚ አይ ይኖራል። ብርድ ሲኖር ቅዝቃዜ ሲኖርና ረጅም ጊዜ እዛ ቅዝቃዜ ውስጥ ካሳለፍኩ ፀሀይ ይሁን እመርጣለሁ። ከዛ ውጪ ግን ረጅም ፀሀይ ባይሆን ለጊዜ ጥላ እመርጣለሁ

አሁን ቡና መፍጨት አውቃለሁ። ቡና በ ካለማሽን የሚፈጭበት አጋጣሚ አለ። በእኛ በሀገር በዓልም በመዘነዘና እና ሙቀጫዎች ተከትቶ ቡና ይወቀጣል ቡና ከተወቀጠ በኋላ ይፈላል። ቡና ለሀገሪቷ ብዙ ጊዜ 'ሜስቸር' ዘመን ባህላዊ መጠጥ ነው። ስለዚህ ቡና በ'ማፍችንም' እፈጫለሁ በማሽንም ይፈጫል።

የምወደው ምግብ ባህላዊ የኢትዮጵያ ምግብ ነው ዶሮ እንጀራ በዶሮ ነው ዶሮ በጣም ጣፋጭ ነው። ቅቤ ሲጨመርበት በተለይ ደግሞ በጣም ጣፋጭ ነው የሚሰራው ከዶሮ ነው። እንቁላልም ይገባበታል እና በጣም ጣፋጭ ነው። ይሄ በጣም ጠንካራ የማቃጠል ባህሪ አለው። እንደገና በዛው ልክ ደግሞ በጣም ይጣፍጣል

ቡናም ሻይም እጠጣለሁ ሆኖም ግን ብዙ ጊዜ የምጠጣው ሻይ ነው። ቡናም የተወሰነ ጊዜ እጠጣለሁ ግን ቡና ትንሽ ስለሚያመኝና ጠንካራ ስለሆነ ቡና ብዙ ጊዜ አላዘወትርም። ሻይ ግን በተለያዩ አይነት ሻይቅጠሎችን በማረግ ጠጣለሁ የሻይ ቅመሞችም አሉ። ስለዚህ ብዙ ጊዜ ከቡና ይልቅ ሻይን ጠጣለሁ። ግን ጣፋጭና ቆንጆ መጠጥ

ፎቶዎችን የተለያዩ አይነት ቦታ አስቀምጣለሁ ፎቶ የታጠበና በምያምር ፎቶ ስቱድዮ የተነሳሁት ከሆነ የፎቶ ማስቀመጫ አልበም ውስጥ አስቀምጣችኋለሁ እንደዚሁም በስልኬ ተነሳው ከሆነ ስልኬ ውስጥ ነው የማስቀምጣቸው። አንዳንዴ ደግሞ ረጅም ጊዜ መቆየት ያለበት ዲጂታል ፎቶ ከሆነ በፍላሽ ድራይቭ አስቀምጣለሁ። ሆኖም ግን በወረቀት የታተመ ፎቶ ከሆነ የፎቶ ማስቀመጫ አልባም ውስጥ አስቀም

እምጽፈው በቀኝ እጄ ነው ሆኖም በእግራ እጄ መጻፍ እችል ነበር በተለይ ልጅ እያለሁ በግራ እጄ መጻፍ አዘወትር ነበር ሆኖም ግን የግራ እጄን ወደ ቀኝ እጄ እንደቀይር ስለተገደድኩ አሁን የምሰራው በቀኝ እጄ ነው ሆኖም ግን አሁንም በግራ እጄ ብዙ ስራዎችን እሰራለሁ። እንደ መጽሐፍ ባይሆንም በግራ በቀኝ እጄ ነው ምጽፈው ግን በግራ።

የተለያዩ አይነት ቅርጫቶች እጠቀማለሁ አንደኛው ቅርጫት ቆሻሻ ልብስ የተለያዩ እቃ ልብሶች ማስቀምጥበት ቅርጫት ነው ሁለተኛ ቅርጫት የቅርጫት ኳስ የምንጫወትበት ቅርጫት ነው። በዚህ ቅርጫት ኳስ የምጫወትበት ኳስ የቅርጫት ኳስ አለኝ እዚህ ቅርጫት ኳስ ውስጥ እዚህ ቅርጫት ውስጥ በመክተት እጫወታለሁ። ቅድም ያልኩት የልብስ ማስቀመጫ ደግሞ አሮጌው እና ንጹህ ልብሶችን በመለየት ማስቀመጥበት ከዛም የማጥብበት እና የማደርቅበት እና የማስቀምጥበት ነው